አዎ የዝናብ ውሃ እሰበስባለሁ ምክንያቱም የዝናብ ውሃ በጣም የሚያስፈልገኝ አይነት ሰው ነኝ የጋራ መኖሪያ ቤት የምኖር አይነት ሰው ስለሆንኩ የዝናብ ውሃ በጣም ያስፈልገኛል እንደሚታወቀው የጋራ መኖሪያ ቤቶች ሽንት ቤቶቻቸው ከቤቶቹ ጋር የተያያዙ ስለሆኑ የግድ ውሃ የሚያስፈልግባቸው አጋጣሚዎች ብዙ ናቸው እንዲሁም እኛ በሀገራችን በምንኖርበት ጊዜ የውሃ ስርጭቱ ትንሽ በጣም ከባድ ነው የውሃ ስርጭቱ ከባድ ነውም ስል ቢያንስ ቢያንስ አስር ቀን እና ከዛ በላይ ይቆያል አንድ ጊዜ ከመጣ በኋላ ስለዚህ ባገኘነው አጋጣሚ ሁሉ የምናገኘውን ውሃ መሰብሰብ ግድ ይለናል። ለዛ ነው የዝናብ ውሃ መሰብሰብ የሚጠበቅብኝ ስለዚህ ዝናብ በዘነበ ቁጥር ባሉኝ እቃዎች ሁሉ የዝናብ ውሃን ሰብስቤ አስቀምጣለሁ ማለት ነው ይሄንን ማድረጌ ልብስ ለማጠቢያ ይጠቅመኛል የዝናብ ውሃ እንዲሁም ደግሞ አትክልቶች የሚጠጡ ካሉ እነሱን ለማጠጣት ይጠቅመኛል ከዛ ባሻገር ቤት ውስጥ ያሉ እቃዎችን ለማጠብ ሁሉ ይጠቅመኛል ከዛ በተጨማሪ ቅድም እንዳልኩት ለሽንት ቤት ማጽጃ በጣም እጠቀምበታለሁ ሰዎች ሽንት ቤት ከተጠቀሙ በኋላ የግድ ውሃ መድፋት አለባቸው ውሃ ካልደፉበት በስተቀር ያው የጋራ መኖሪያ ቤት በጣም ነው ሽታ በሽታ የሚሆነው በዚህም አማካኝነት የግድ የዝናብ ውሃ ብቻ ሳይሆን የተገኘውን ውሃ ማጠራቀም እና ማስቀመጥ ያስፈልጋል ማለት ነው ለዚህ ነው የዝናብ ውሃ ካገኘው በየትኛውም አጋጣሚ ለማስቀመጥ ጥረት የማደርገው ማለት ነው እና የዝናብ ውሃ እሰበስባለሁ።

የስልክ ባትሪ በአጋጣሚ ስገዛው ብዙ ጊዜ የሚያቆየኝ አይነት አይደለም ስገዛውም በጣም ደካማ ነው። በዚህ ምክንያት ብዙ ጊዜ አያቆየኝም ቢያንስ ቢያንስ ስልኬን ለሁለት ሰዓታት ወይም ለሁለት ሰዓት ከሁለት ሰዓት እስከ ሶስት ሰዓት ያክል ከተጠቀምኩ በኋላ በተደጋጋሚ እያለ ስለሚያልቅ ቶሎ ቶሎ መሙላት ይጠበቅብኛል። ስለዚህ እንደ አጠቃላይ የስልክ ባትሪዬ መጀመሪያውም ስገዛው ደካማ ነበረ አሁንም እያገለገለኝ አይደለም። ስለዚህ ትክክለኛውን ለስልኩ ሚሆነውን ባትሪ ባለማግኘቴ ምክንያት በስልክ ባትሪ ምክንያት በጣም እየተቸገርኩ ነው። በዚህም አማካኝነት ወደፊት ለስልኩ የሚመጥን ጥሩ የሆነ ባትሪ ካገኘው የመግዛት እቅድ አለኝ። እየፈለኩ ነው ግን አላገኘሁም። ስለዚህ የስልክ ባትሪዬ በጣም ደካማ ከመሆኑ ጋር ተያይዞ በቀን ውስጥ ከሶ ከሶስት ጊዜ እስከ አምስት ጊዜ ድረስ መሙላት ይጠበቅብኛል። ስለዚህ የስልክ ባትሪ ብዙ ሰዓት ካቆየኝ በደንብ እየተጠቀምኩበት ከሆነ ስልኩን ለሶስት ሰዓት ብቻ ነው ሚያቆየኝ ማለት ነው። ከዛ በኋላ እንደገና መልሼ መሙላት ይጠበቅብኛል ማለት ነው። ስለዚህ የስልክ ባትሪዬን በየሶስት ሰዓቱ መሙላት ይጠበቅብኛል በየሶስት ሰዓቱ ለመሙላት ግን ሁኔታዎች እማይፈቅዱባቸው ቦታዎች ሲሆኑ ስልኬ እንደዘጋ እሚቆይባቸው ጊዜዎች አሉ። ስለዚህ የስልክ ባትሪ ችግር በጣም እያስቸገረኝ ነው ብዙ አይቆይልኝም። ብዙ ስራዎች በስልክ የማከናወን የሚጠበቅብኝ ከሆነ በስልክ ባትሪ ምክንያት ብዙ ስራዎችን እየተደነቃቀፉብኝ ነው። ስለዚህ የስልክ ባትሪዬ በጣም እያስቸገረኝ እንደሆነ ከዚህ ጋር ማየት እንችላለን ማለት ነው። የስልክ ባትሪዬ ከሶስት ሰዓት በላይ አይቆይልኝም።

የአካል ብቃት እንቅስቃሴ አዎ አደርጋለሁ በየቀኑ ቢያንስ ቢያንስ ከሠላሳ ደቂቃ ያላነሰ የአካል ብቃት እንቅስቃሴ አደርጋለሁ። የአካል ብቃት እንቅስቃሴ እንዳደርግ ከሚያስገድዱኝ ምክንያቶች አንዱ እንደሚታወቀው በዚህ በዚህ በዚህ ጊዜ ወይም በዘመናችን ብዙ የተለያዩ ህመሞች አሉ በመድሃኒትም ቢሆን በተለያዩ ነገሮች ለመዳን ከባድ የሆኑ ማለት ነው። ስለዚህ እንደዛ አይነት ህመሞችን ወይም በሽታዎችን ለመከላከል ወይም ደግሞ በሽታዎቹ ይዘውን ከሆነ ከነዛ ለመገላገል እና የበሽታዎቹን የመጉዳት አቅም ለመቀነስ የአካል ብቃት እንቅስቃሴ በጣም አስፈላጊ ነው። ሀኪሞች እንደሚሉት ቢያንስ ቢያንስ አንድ ሰው በቀን ውስጥ ከአርባ አምስት ደቂቃ ያላነሰ የአካል ብቃት እንቅስቃሴ ማድረግ አለበት ይላሉ ስለዚህ እሱን ተግባራዊ ለማድረግ እኔም የአካል ብቃት እንቅስቃሴ በየቀኑ እሰራለሁ ማለት ነው። በአማካኝ ከሠላሳ ደቂቃ ያላነሰ የአካል ብቃት እንቅስቃሴ አደርጋለሁ በየቀኑ። ከማደርጋቸው የአካል ብቃት እንቅስቃሴዎች መካከል ለምሳሌ ልሮጥ እችላለሁ ወይም በእግሬ ጉዞ ላደርግ እችላለሁ ወይም ገመድ ልዘል እችላለሁ ወይም ደግሞ ከጓደኞቼ ጋር ኳስ ልጫወት እችላለሁ ወይም ደግሞ የጠረጴዛ ኳስ ልጫወት እችላለሁ መሰል የሆኑ የአካል ብቃት እንቅስቃሴዎችን ጤናዬን ለመጠበቅ በየቀኑ የምጠቀምባቸው ናቸው ማለት ነው። ስለዚህ የአካል ብቃት እንቅስቃሴ በየቀኑ አደርጋለሁ። ምናልባት በአማካኝ ሰላሳ ደቂቃ እና ከዛ በላይ እንደማደርግ እርግጠኛ ሆኜ መናገር እችላለሁ ማለት ነው።